በስራ ላይ ችግሮችን እፈታለሁኝ እንግዲህ በስራ ላይ ችግሮችን መፍታት በጣም ጠቃሚ ነገር ነው። እያንዳንዱ ሰው እንግዲህ በሚቀጠርበት ጊዜ ወይም ደግሞ መልእክት ወይም ሲቪ በሚያስገባበት ጊዜ ማለት ነው ዋናው መስፈርቱ ምንድነው ችግሮችን መፍታት ትችላለህ ወይም ችግሮችን የመፍታት ክህሎት አለህ ወይ ነው? ስለዚህ ይሄ ዋና ነገር ነው ዋና መስፈርት ነው ብዬ አስባለሁ። እንግዲህ በችግሮች ላይ። እፈታለሁ ብዬ አስባለሁ። እነዚህ ችግሮች እንግዲህ አንዳንዱን ችግሮች እንግዲህ በጥረት እና በጥልቀት በማየት እነዚህን ችግሮች ለመፍታት ጥረት አደርጋለሁ። በቴ ላይ የማደርገው እና የምተገብረው ነገር ስለሆነ ማለት ነው

መስመር ላይ እንግዲህ ለመግዛት እሞክራለሁ መስመር ላይ ገዥ ነኝ ብዬ በድፍረት መናገር ባልችልም እንግዲህ መስመር አንዳንድ ነገሮችን የመግዛት እድሉ አለኝ እንግዲህ ይሄን የማደርገውም አጋጣሚወች በሚገኙበት ጊዜ ነው ማለት ነው። ብዙ ጊዜ እንግዲህ መስመር ላይ ለመግዛት እንደ ዋና ችግር ተብሎ ሊነገር የሚችለው እንግዲህ በእኛ ሀገር ላይ ተብሎ ሊነገር የሚችለው እንግዲህ በእኛ ሀገር ላይ ማለት ነው። የክፍያ ዘዴ በጣም መሰረታዊ ችግር ነው። እንግዲህ በእኛ ሀገር በኢትዮጵያ ማለት ነው የክፍያ ዘዴ በጣም መሰረታዊ የሚባል ችግር ነው። ስለዚህ ይሄን ችግር ለመቅረፍ ጥረት እየተደረገን እንደሆነ አውቃለሁ። ቢሆንም ግን በጣም ብዙ መጉላላቶች አሉ። ስለዚህ መስመር ላይ ገዥ ነኝ ብዬ አስባለሁኝ በዚህ መልኩ ነው ራሴን ልገልጽ የምችለው።

ጊዜህን በደንብ ታስተዳድራለህ የሚለው ጥያቄ እንግዲህ በዋና ችግር በየራሴን መግለጽ የምፈልገው ምንድነው? መሰረታዊ ችግር አለብኝ ብዬ በራሴ በኩል የምገመግመው ወይም እንደ ሀሳብ ያስቀመጥኩት ምንድነው? እንግዲህ ጊዜዬን የማስተዳደር መሰረታዊ ችግር አለብኝ ማለት ነው። ብዙ ጊዜ እንግዲህ ጊዜን የማስተዳደር ትልቅ ችግር እንዳለብኝ አምናለሁኝ። ብዙ ጊዜ እንግዲህ ክፍተት ሲባሉ እንግዲህ እንደ በራሴ በኩል የማነሳውም ይሄንን ነው። እንግዲህ እያንዳንዱ ሰው የራሱ የሆነ መልካም እና መጥፎ ጎን ይኖረዋል። እንግዲህ አንዱኛው ለኔ መጥፎ ጎን ብዬ በራሴ በኩል የምገልጸው ማለት ነው። የጊዜን በደንብ የማስተዳደር ጉዳይ ስለሆነ ይሄን በዚህ መልኩ ነው እንግዲህ መናገር ወይም መግለጽ የምፈልገው

እንግዲህ የተለያዩ የድርጅት ዝግጅቶችን የመሳተፍ እድሉ ገጥሞኛል ማለት ነው። በተለያዩ የውጭም ይሁን የሀገር ውስጥ ድርጅቶች የሚያዘጋጇቸው ኮንፈረንሶች እና ሌሎች ስልጣኖች ስብሰባዎች እና መሰል ዝግጅቶችን ተሳትፌ አውቃለሁ። በእነዚህ እንግዲህ የተለየ ልምድና የተለየ ተሞከሮ እንዳገኘውም እምነቴ ነው። ምናልባትም አሁን አሁን ባሉት ነባራዊ ሁኔታዎች እንደዚህ አይነት ዝግጅቶች የመዘጋጀት እድላቸው በጣም የቀነሰና የወረደበት ሁኔታ ነው ያለው። ምናልባትም የውጭ ድርጅቶች በሚሆኑበት ጊዜ ከሌላው አለም የተለየ ኤክስፒሪያንስ ወይም ልምድ የምናገኝበት አጋጣሚ ነበር ማለት ነው

የስራ ምግባር እከብራለሁ ማክበርም እንግዲህ ግዴታዬ ነው እያንዳንዱ ስራ እንግዲህ ራሱ የሆነ ምግባር እንዳለው ይታወቃል እነዚህ የኔ ስራ ምግባሮች አግባብባለሁ መልኩ እተገብራለሁ ወይም አደርጋቸዋለሁ ማለት ነው። ህጎች አሉ እነዚህ ህጎች የማግበር ግዴታም አለብኝ አለዛ የሚጠብቀኝን ቅጣትም እንዲሁ ግምት ውስጥ በማስገባት ማለት ነው። ስለዚህ ለዚህ ነገሮች እተገብረዋለሁ አከብራቸዋለሁም ጭምር። እንግዲህ እነዛን ነገሮች በማድረጌ ወይም ህጎችን በማክበሬ የራሴን የማገኘው ጥቅም አለ ማለት ነው። ስለዚህ እያንዳንዱን የስራ ምግባር እኔ ብቻ ሳይሆን እያንዳንዱ ሰራተኛ የሚያከብርበት ሁኔታ ነው ያለው ማለት ነው።

እንግዲህ በጣም የምወደው የትኛው ወቅት ነው? ከተባለ በጣም አብዝቼ የምወደው እንግዲህ በጋ ወቅት ነው ማለት ነው። የዚህ ወቅት ነገሮች ደረቅ የሚሆኑበት ወንዞች የሚነጥፉበት እንዲሁም ደግሞ የአየር ንብረቱ እንዲሁ ምቹ የሚሆንበት ሁኔታ ነው ያለው። በዚህ ሁኔታ ላይ ተቀዛቅዞ የመስራት ሰው ከሰው መገናኘት እድል የሚጨምርበት እና ሌሎች ነገሮችም የሚካሄዱበት ሁኔታ ነው ብዬ ስለማምን የበቃ ወቅትም በጣም አብዛኛው የምወደው ወቅት ነው ማለት ነው። እንግዲህ ክረምት ላይ ወንዞች በመሙላት የተለያዩ ግድቦችን የሚያስቀምጡበት ሁኔታ እንዳለ ይታወቃል

የተለያዩ የክላውድ ማከማቻዎችን እጠቀማለሁ እንግዲህ በብዛት መጠቀም በተክለው ድምር ማከማቻ እና አንደኛው የመጀመሪያው ተብሎ ሊገለጽ የሚችለው የጎግል ድራይብ ነው። ይሄንን የጎግል ድራይብ ተጠቅሜ በጣም ብዙ ፋይሎችን። አስቀምጫለሁኝ እንግዲህ ፎቶዎች እና ሌሎች። ለረጅም ጊዜ መቀመጥ ያለባቸው የሚባሉ ማህደሮችን ያስቀመጡበት ሁኔታ ነው ያለ ማለት ነው። ሌላኛው ምንድነው? ዋን ድራይቭ የማይክሮሶፍት ምርጥ የሆነው ዋን ድራይቭ እንዲሁ ሌላኛው ነው። በጣም ብዙ ፋይሎች እንደተቀመጠበት ሌላኛው የኒክላውድ ማከማቻ ነው። ድሮፕ ኦክስ እና ሌሎችም እንዲሁ መጠቀማቸው የክላውድ ማካማቻ ዘዴዎች ናቸው

አስተያየት መቀበል በጣም እወዳለሁ እንግዲህ አስተያየትን በመቀበል የተለያዩ ነገሮች ማሻሻል እንደሚቻል እምነት አለኝ እንግዲህ አስተያየት ሲባል በጎም ይሁን መጥፎ ጎን ሊነገር ይገባል። ስለዚህ ይሄንን ለጎን ወይም ይሄንን አስተያየት ተጠቅሞ ራስን ለማሻሻል ይጠቅማል። እና አስተያየት መቀበል በጣም እወዳለሁኝ እንግዲህ በጎ ጎኖችን እና መሻሻል እጠቀምባቸዋለሁ። መልካም የሚባሉ ጎኖችን ደግሞ እንዲሁ በመበርታት በመቀጠል እንግዲህ የራሴን ጥሩ ገጽታ ለመገንባት ይመቸኛል። እና አስተያየት መቀበልም በጣም እወዳለሁ

የምሳ እረፍት እንግዲህ በዋናነት አንዳንድ ተቋም እንደሚሰራ ሰው ብዙዎቹ እንግዲህ የሚያውቁት ምንድነው? የአንድ ሰዓት የጊዜ ቆይታ አለው ማለት ነው። ስለዚህ በዚህ የአንድ ሰዓት የጊዜ ቆይታ ውስጥ ምግብ ተበልቶ ተጠናቆ ወደ ስራ መመለስ መቻል አለበት። ግን ይሄንን ይተገበራል አይተገበርም የሚለው ሌላ ጥያቄ ነው። እንግዲህ እንደምናውቀው ብዙ የመግስት ስራ ቤቶች እንግዲህ ምሳ ሰዓት ተብሎ ምናልባትም እስከ ሶስት ሰዓት ሊወስዱበት የሚችልበት አጋጣሚ አለ ማለት ነው። ስለዚህ በመደበኛነት የእረፍት ሰዓት ከተባለ ግን አንድ ሰዓት ነው ተብሎ የሚታወቀው። ስለዚህ አንድ ሰዓት ነው ብዬ መናገር እችላለሁ

እንግዲህ የምጠቀመው ስልክ የአንድሮይድ ስልክ ነው። ኤንፊኒክስ የሚባል ስልክ ነው ይሄን የሰልክ እንግዲህ ብዙ ጊዜ እጠቀምበታለሁ በጣም ወድጄውና መርጬው የምጠቀመው የስልክ አይነት ነው ማለት ነው። ብዙ ጊዜ የመተግበሪዎቹን ስታክ የማድረግ እድላቸው ዝቅተኛ ነው። በጣም ተመችቶኝ እየተጠቀምኩበት ያለው ስልክ ነው። እንግዲህ አንድሮይድ አለማችን ላይ በጣም እየመራ ካለ የስልክ አይነቶች እንግዲህ አንደኛው ነው። በብዛት የአለማችን ህዝብ የሚጠቀምበት ነው ብዬ መናገር እችላለሁ። በተለይ አፍሪካ እና ኤዥያ ውስጥ የመሳሰሉት አካባቢዎች እንግዲህ በብዛት የአንድሮይድ ስልክ የተለመደ ነው። አይፎን ቀጣዩን ቦታ ቢይዝም ማለት ነው

እንግዲህ አሁን ላይ የመጠጥ ዉሃን እያገኘሁ ያለሁትኝ ከከተማ ከሚመጣ የባንቧ ውሃ ነው በዚህ ምክንያት እንግዲህ የመጠጥ ውሃ በዚህ መልኩ ነው እያገኘሁህ ያለሁት እርግጥ ነው በየቀኑ ይመጣል ወይም ይገኛል ማለት አይደለም። ከሀገሪቱ ነዋራዊ ሁኔታ አንፃር ውስጥ ግምት ውስጥ በማስገባት አሁን ላይ ውሃዎችን እየተጠቀምን ያለነው በፈረቃ ነው። ወይም በወረፋ ሊባል በሚችል መልኩ ነው ማለት ነው፣ ምናልባትም ከሳምንት ሶስት ቀን እና አራት ቀን የማግኘት እድል አለን። በዚህ መልኩ ነው ውሃን እየተጠቀምን እያለ ነው ማለት ነው።

መዝገቦችን አስቀምጣለሁ እንግዲህ የተለያዩ መዝገቦች እጄ ውስጥ የሚገቡበት አጋጣሚ ሊኖር ይችላል እነዚህን መዝገቦች በስርዓት የማስቀምጥ ልምድ አለኝ። የሆነ ጊዜ ላይ ይጠቅማሉ ወይም ሊፈለጉ ይችላሉ ብዬ አምናለሁ። እንግዲህ መዝገቦች በተለያየ ጊዜ የማስቀመጥ ልምዱ አለኝ ማለት ነው። ይሄ እንግዲህ ከተለያየ ማህበረሰቦች የተወረሰ ሊሆን ይችላል። ቀዳሚው አባቴ ነው። እንግዲህ የተለያዩ መዝገቦችን ረዛም ላለ ጊዜ የማስቀመጥ ልምድ አለው ከእሱ ያገኘሁትም እንዲሁ ልምድ ነው ማለት ነው። ስለዚህ መዝገቦችን አስቀምጣለሁ ብዬ መደምደም እችላለሁ